ብስክሌት እጋልባለሁ ብስክሌት በመጋለብ ከምፈልግበት ቦታ በአጭር ሰዓትን ተጠቅሜ መድረስ እችላለሁ። የአየር ከትራንስፖርት አይነቶች ብስክሌት ጭስ አልባ በመሆኑ የአየር ብትለትን ይቀንሳል። ከአሰብንበት ቦታ በቀላሉ ለመድረስ ያግዘናል የተለያዩ ስራዎችን በፍጥነትና በቅልጥፍና ለመስራት ይረዳናል። ብስክሌት በቀላሉ ወጪ ከሚገዙ የትራንስፖርት አገልግሎት ከሚሰጡ መሳሪያዎች መካከል አንዱ ስለሆነ። በቀላሉ የተለያዩ ስራዎችን በአጭር ጊዜ ለማከናወንና ከምንፈልግበት ቦታ በአጭር ጊዜ ለመድረስ የብስክሌት የትራንስፖርት አይነት በጣም ተመራጭና ቀልጣፋ ነው። በሁለተኛ ደረጃ ደግሞ ስፖርት አካል ብቃት ፊዚካል የአካል ብቃት እንቅስቃሴ ለማድረግ መስላችን የእግር በተለይ የእግር ጡንጫዎችን ለማዳበር ይጠቅማል። የእግር ጡንጫዎች ፔዳል በምናሽከረክርበት ጊዜ የተለያዩ የአካል ክፍሎች ስለሚንቀሳቀሱ የብስክሌት ትራንስፖርት እንደ ስፖርት ይቆጠራል። ብስክሌት እና አብዛኛው የማህበረሰባችን ክፍል በቀላሉ ወጪ ስለሚያገኘው ይጠቀምበታል የብስክሌት ትራስፖርት መጠቀም በጣም ተመራጭ እና በቀላሉ ሊገኝ የሚችል ስለሆነ። ብስክሌትን እንደየ አካባቢያችን በገጠርም ሆነ በከተማ አብዛኛው ማህበረሰብ ስለሚጠቀምበት። እኔም እጋልባለሁ ብስክሌት በጣም እችላለሁ የብስክሌት ትራንስፖርት የመጓጓዣ ዘዴን አዘውትሬ እጠቀማለሁ። ብስክሌትን በመጠቀሜ ያገኘኋቸው ጥቅሞች አሉ እነሱም። የአንደኛ ከፈለኩበት ቦታ በአጭር ጊዜ በመድረስ ሰዎችን በያዙት ዕቅድመሰረት ለመከናወን ያግዘኛል። ሁለተኛ የእግር ጡንጫዎቼ ለስፖርት እንቅስቃሴ በመታገዝ ያተነፋፍ ስራቴ እንዲዳብር አድርጓል። የ ብስክሌት በመጋለፍብ የተለያዩ ስራዎችን በአጭር ጊዜ ለመስራት ይጠቅማል። የብስክሌት ትራንስፖርት በጣም አሪፍ እና በጣም ተመራጭ ስለሆነ። ብስክሌትን በመጋለብ አብዛኛዎቹን ስራዎች እየሰራሁ እገኛለሁ። ብስክሌት በጣም ተመራጭና አሪፍ የትራንስፖርት ዘዴ ስለሆነ። ሁሉም ሰው እንዲጠቀመው የራሴን ምክር እሰጣለሁ።

ዋና ዋና ሀላፊነቶች ከሚባሉት ውስጥ በመጀመሪያ ቤተሰቤን ማስተዳደር በሁለተኛ ስራዬን በአግባቡ መስራት ሶስተኛ የምሰራውን ስራ ውጤት በማምጣት ለተለያዩ ስራዎችን በስኬት ማጠናቀቅ። ስለሆነም እነዚህን ስራዎች እንደምስራት ደግሞ ሀላፊነትን አምኖና ተቀብሎ ስራዎችን ማከናወን ያስፈልጋል። ስለሆነም በመጀመሪያ ቤተሰብን በአግባቡ ሀላፊነትን ወስዶ አስደስቶ በውጤታማ በሆነ መልኩ ቤተሰብን ማስተዳደር በሃላፊነት መወጣት ያስፈልጋል። ሁለተኛ ልጆችን በአግባቡ እንዲያድጉና ትምህርታቸው እንዲከታተሉ በቅርበት ሆኖ መከታተልና ስራዎችን መስራት ያስፈልጋል። ሶስተኛ የተሰጠን የሰራ ሀላፊነት በአግባቡ በመወጣት ውጤታማ ስራዎችን መስራት አስፈላጊ ጉዳይ።